የምወደው መጠጥ ቡና ነው ቡና በጣም ነው የምወደው ከበፊት ጀምሮ ከልጅነቴ ጀምሮ ቡና በጣም የምወደው መጠጥ ነው። ምክንያቱም ከልጅነቴ ጀምሮ ከእናቴ ጋር ከአያቶቼ ጋር ሆነን ቁጭ ብለን እያወደን የምንጠጣው ነገር ስለሆነ በጣም የምወደውና የሚያስደስተኝ ነገር ነው። ቡና በጣም ነው የምወደው አሁንም ድረስ በቀን ቢያንስ ሁለት ካልደጣው። ራሴን ያመኛል ቡና በጣም የምወደውና በጣም የሚያስደስተኝም የሚያነቃኝም ካለውበትም ስሜት ፈቀቅ ሊያደርገኝ የሚሰለው አንድ እሱ ነው። ቡና የኔ ስሜት ይገድበዋል አሁን ላይማ እንደ አንድም ሱስ ሆኖብኛል ብዬ አስባለሁ። ምክንያቱም በጣም ነው የምወደው ቡና ቡና ስትጠጣ ቀኔ ፍክት ይላል ቡና በቡና ቀኔን በቡና ስጀምር ቀኔ ፍክት ይላል። ምክንያቱም ቡና ለኔ ጥሩና በጣም ሀይል ሰጪ መጠጥ ነው ብዬ አስባለሁ። ለኔ በጣም ጠቅሞኛል። ቀኔ ብሩህ ከጸሎት በስተቀር ከጸሎት በታች ቀኔ ብሩክ እንዲሆን የሚያደርጉት ከቢስቦቼ በታች በመጠጥ ዙሪያ ቡና ለኔ ቀን ብሩ ያደርገዋል ብዬ አስባለሁ። ቡና ያነቃቂ ቡና ስራዬን እንዳተኩር ቡና ስራዬን በአግባቡ እንድሰራ እንዲሁም ቶሎ እንዳልደክም የሚያደርገኝ ነገር አንዱ ቡና ነው። ቡና በጣም የምወደው መጠጥ ነው። እንደሚታወቀው ቡና ኢትዮጵያ ላይ በጣም ይመረታል እንዲሁም በጣም የሚታወቀው የቡና መገኛ ኢትዮጵያ እንደሆነች ይታወቃል። ቡና ኢትዮጵያ በቡና በጣም ትታወቃለች የኢትዮጵያ ሰው ቡናን ከድሮ ጀምሮ ሲጠጣው የኖረው ነገር። እንዲሁም አለም ቡናን ያወቀው ወይም ቡናን ይታወቅ ያስታወቅኩነው እኛ ነን ኢትዮጵያውያን ቡናን ያስታወቅኩት እንዲሁም አሁን አለም ላይ በጣም የሚወደድና በጣም ተፈላጊ የሆነ መጠጥ ነው። ለዛም ነው እኔ የምወደው። አንደኛ የራሳችን ስለሆነ እኛ ሀገራችን ላይ የሚበቅልኝ ስለሆነ እንዲሁም ምንም አይነት ጉዳት ስለማይኖረው የተለየ ከባድ ጉዳት ሊያመጣ ስለማይችል እወደዋለሁ። ምክንያቱም ምክንያቱ ለኔ ጥሩ ጥቅም አለው ያበረታኛል ያጠነከረኛል እንዲሁ ያነቃኛል። ስራዬም ላይ ትኩረት እንዳደረግና እንዲሁም ስራዬን በአግባቡ እንድሰራ በጊዜ ባሰብኩት ሰዓት እንድጨርስ። አንዱ እሱ ነው። እና በጣም ጠቃሚ ነገር ነው እንዲሁም ከጓደኞቻችን ጋር በተለይ ደግሞ ከቤተሮቻችን ጋር ቤታችን ቁጭ ብለን ልንጠጣውና እያወራን ልንዝናና የምንችለው በቡና ነው። ምክንያቱም ምንም አይነት ጉዳት የለውም ምንም አይነት የስካር ስሜት ሊያመጣ አይችልም ምንም አይነት ካልኮል ነፃ የሆነ ነገር ነው። ለዛም ነው ቡና የምኖደው ቡና ሁላችንም እኛ ቤት እንወዳለን። በተለይ ደግሞ እናቴ በጣም የምትወደው ያለ ቡና መንቀሳቀሳችን ቡና ሁልጊዜ መጠጣት አለባት በተለይ ደግሞ ከሰአት ሲመጣ ፀሀዩ ሲበረታ ቡና ካልጠጣች ልትነቃና ወደ ጥሩ አግቧል ልትመለስ አትችልም። ምክንያቱም ከድሮ ጀምሮ የለመደችው ነገር ስለሆነ። ቡና በጣም ጥሩ ነገር እንደሆነ አውቃለች። ሰውነታውም ለምዶታል ለዛው ሁል ጊዜ ከሰአት ነቃ እንድትል ጥሩ ሆነ እንቅስቃሴ ለማድረግ ቡና መጠጣት አለባት። እኔም ከእሷ ተመልኝ እንደሆነ አላውቅም ብቻ ቡና በጣም እንወደውና በየሄድኩበት በደንብ በተለይ ደግሞ ድብዝዝ ስል ድብር ሲለኝ ወደ ድባቴ ሲገባ ሁልጊዜ የምጠጣው ቡና ነው። ጥሩ ቡና ካልሆነ ግን አይነቀኝም። ጥሩ ቡና ካልሆነ የልቤን አደርሰው። ምክንያቱም ከቡና ቡና ይለያያል የቡና ጥሩ መጥፎም አለው። ጥሩ ቡና የሚባለው ያነቃል ጉልበት ይሰጣል ጥሩ ጥሩ ነገሮችን ያደርጋል። እንዲሁም መጥፎ ብናምር ደግሞ በተቃራኒው ሊያደበዝዘን ይችላል። እንዲሁም ሙዳችንን ሊያበላሹ ይችላል እንዲሁም የሚሰማንን ስሜት ጨጓራችንን ሊያመን ይችላል። ጥሩ ቡድና ከሆነ ግን የኛ በጣም አንድም ለኛ በጣም ጠቃሚ ነው። በተለይ ደግሞ ለመንቃት ስራችንን ለማቀናጠፍ ስራችንን በደንብ ለመስናት ንቁ ለመሆን ንቁ አእምሮን ይሰጥልናል ይፈጥርናል ብዬ አስባለሁ ለዛም ነው ቡናን ሁል ጊዜ እኔ ተመራጭ የማደርገው። በተለይ ደግሞ እኔ የቤቴን ቡና በጣም ነው የምወደው። ቤቴን መምጣት ከቻልኩና ቤቴን የምጠጣው ቡና ለኔ ሁልጊዜ ልዩ ነው። ምክንያቱም ውጭ የሚጠጣው ቡና ብዙ ጊዜ ለማትረፍ ለገንዘብ ስለሆነ የሚሰራው ብዙ ጊዜ ጥርት ያለ ቡና ይሆናል። ለዛም እኔ በጣም ብዙ ጊዜ ከምወዷቸው ቡና ውስጥ መካከል ቤት የሚፈላውን እና ቤት የሚዘጋጀውን ቡና ነው የምወደው። ምክንያቱም ጥርት ያለ ቡናና ለእኛ ለምንፈልገው ይሄን ታርገን ነው የምናፈረው ለዛም ነው ቡና የምወደው ውጭ ስጠጣ ግን እንዲሁም ምናልባትም ሊያደበዝዘኝ ይችላል ከአንዳንድ ቦታዎች ውጭ ለገንዘብ ስለሆነ ለማትረፍ ስለሆነ የሚሰራው በደንብ ጥሩ ቡና አያቀርቡልንም። ለዛም ነው። ግን እኔ በጣም የምወደው መጠጥና በጣም ጠቅሞኛል ብዬ የማስበው ለስራዬም በጣም የሚጠቅመኝ። ሰውነቴም እንዲሁም ያነቃኛል ብዬ የማስበው እና በጣም እስከ ዛሬ ከልጅነቴ ጀምሮ እስከ አሁን የምጠጣው መጠጥ። እና የምወደው በጣም የምወደው መጠጥ ለኔ ቡና ነው። ቡና በጣም ነው የምወደው ያነቃኛል ይጠቅመኛል